አዎ እኔ ለሌሎች ማስተማር እችላለሁኝ ማለት የማውቀውን የምረዳውን የምገነዘበውን ነገር እኔ ያወቅኩትን ነገር ለሌሎች ማህበረሰቦች ማስተማር እችላለሁ። ያ ማለት አንድ ሰው ጥሩ ነገር ሲያደርግ ስታየው በርታ ብለህ የማስረዳት ወይም የማስተማር ግዴታ ነው ወይም የሆነ መጥፎ ነገር በሚያደርግበት ጊዜ ወይም ጥሩ ነገሩን ትቶ በተሳሳተ መንገድ ሲሄድ ይሄ ነገር እኮ መጥፎ ነው። በዚህ በዚህ ብትሄድ ይሻላል ይሄ እንደዚህ ብታደርግ ጥሩ ነገር ነው። ብዬ የማስተምርበት ኬዝ አለ ማለት ነው